የአካል ብቃት እንቅስቃሴ መደበኛ ማርግ ጀምሬያለሁ ሳምንት ሶስት ጊዜ እሞክራለሁ ጠዋት ለመነሰት ከባድ ነው። ግን ከተለማመድኩ በኋላ ደስ ይለኛል መራመድና መሮጥ እሰራለሁ አንዳንዴ የመታጠፍ እንቅስቃሴዎች አደርጋለሁ አካል እየተለወጠ ነው የበለጠ ጠንካራ ይሰማኛል። ጤናዬም ነው ከጓደኛዬ ጋር አብሮ መስራት ያበረታታል እርስ በራሳችን እንገፋፋለን። ሰላሳ ደቂቅ ያህል ይወስዳል ይሄም እንደ ልምድ ለማድረግ እፈልጋለሁ።

የጠዋት ተግባሬ በጣም ቀላልና የተለመደ ነው። ጠዋት ሁለት ሰዓት ላይ ወይ አንድ ሰዓት ላይ እነቃለሁ። ከዛ ትንሽ ውሃ እጠጣለሁ ፊቴን እታጠባለሁ ከዚያ በኋላ ቡና እጠጣለሁ። እንጀራ ወይ ዳቦ ከእንቁላል ወይ ከፉል ጋር እበላለሁ ቡናው በጣም አስፈላጊ ነው ያለቡና ጠዋት አይጀመርም። ከዚያ ትንሽ መጽሐፍ አነባለሁ ወይም ሙዚቃ እሰማለሁ ከዚያም ለስራ ወይም ለቀን እዘጋጃለሁ። ከዛ አሪፍ ቀን አሪፍ ስራ አሳልፋለሁ

አዎ በቡድን መስራት እወዳለሁ። ቡድን ሲሆን የተለያዩ እይታዎች ይገኛሉ። ፈጠራ ይጨምራል ስህተቶች ይቀንሳሉና ሁሉም ሰው የበለጠ ይማራል። በተለይ በኢትዮፒያ ውስጥ ቡድን መስራት የበለጠ ጥንካሬ አለው ብዬ አስባለሁ። ምክንያቱም ሰዎች እርስ በእርስ ይረዳዳሉ ይስማማሉ እና አንድ ላይ ሲሆኑ ብዙ ነገር ይገኛል። ስለዚህ ብቻዬን መስራት ጥሩ ቢሆንም በቡድኑ ሆኖ መስራት ደሞ የበለጠ ውጤታማ ያደርጓል የሚል እምነት አለኝ

አዎ ገንዘብ በተወሰነ መጠን እቆጠባለሁ። በየወሩ ገንዘብ ሳገኝ ቅድሚያ የምሰጠው ለቆጣቢነት ነው ብዙውን ጊዜ ከአስር እስከ ሃያ በመቶውን ወዲያውኑ ወደ ባንኩ ወይም ወደ ሌላ ደህንነቱ የተጠበቀ ቦታ አስገባለሁ። ይህ ለኔ የተረጋጋ ስሜት ይሰጠኛል። ምክንያቱም በአስቸኳይ ጊዜ ወይም በአንድ ትልቅ ነገር ለመግዛት ስፈልግ መጨነቅ አያስፈልገኝም። አንዳንድ ጊዜ ትንሽ ተጨማሪ ለመቆጠብ ወጪዬን እቆጣጠራለሁ። ለምሳሌ ብዙ ጊዜ ውጪ ሳልበላ በቤት እንደምበላ አደርጋለሁ። ቁጠባ አይነት ለወደፊት ትልቅ ቅድሚያ ነገር ነው ብዬ የማስበው

አዎ አንድ ጥሩ ምሳሌ በስራ ቦታዬ ውስጥ አንድ ትልቅ ፕሮጀክት ስንሰራ በቡድን አንድ ሰው እንደሆንን ተሰማን። እኔ የትንታኔና ሪፖርት እያዘጋጀሁ ነበር ጓደኛዬ ደሞ የደንበኞችን ፍላጎት እየሰበሰበ ነበር ሌላው ደግሞ ዲዛይኑን እያሻሻለ ነበር። በመጀመሪያ እያንዳንዳችን የራሳችን ክፍል ብቻ እየሰራን ነበር ግን በሳምንታዊ ስብሰባ ላይ ሀሳቦቻችንን ስናጋራ ብዙ ችግሮች ተፈቱ። ለምሳሌ እኔ ያገኘሁት የሀሳብ ከደንበኞች ፍላጎት ጋር የማይመሳሰል ሆኖ ተገኘ ያን በመጠቀም ዲዛይኑን በፍጥነት አስተካከለን። በመጨረሻም ፕሮጀክቱ ከቀነ ገደቡ ቀድሞ ተጠናቀቀ

አዎ የስራ ምግባር አከብራለሁ በስራ ቦታ ላይ ቀኑን ሙሉ በተጋቢው ሰዓት መገኘት የተሰጠኝን ተግባር በቅንነት መፈጸም እና ከባልድረቦቼ ጋር በአክብሮት መግባባት ለኔ ትልቅ ቅድሚያ አለው። ለምሳሌ በቀጠሮ ላይ በጊዜ መገኘት ወይም የሌላውን ስራ ሳስተናግድ ማጠናቀቅ ልማዴ ነው። እንዲሁም ሚስጥር መጠበቅ በቅንነት መናገር ስህተት ስሰራ በቀጥታ መቀበል እና ማስተካከል የስራ ምግባር አካል ነው ብዬ አምናለሁ። ይህ ሁሉ ለኔ የስራ ክብርን ይጠብቃል ከሌሎች ጋር ጥሩ ግንኙነት ይፈጥራል። እንዲሁም በስራ ቦታ ላይ የተሻለ አካባቢ ይፈጥራል

አዎ የአካል ብቃት እንቅስቃሴ በተደጋጋሚ እያረኩ ነው በሳምንት ውስጥ አራት ጊዜ እስከ አምስት ቀን ጠዋት እንቅስቃሴ እናደርጋለሁ። ብዙ ጊዜ በ በመንገድ ላይ ፈጣን እግር መራመድ ወይም ቀላል ሩጫ እያደረኩ ነው። ከዛ በኋላ በቤቶች ትንሽ የክብደት ማንሳት ፑሻፕ ስኳት እና ከል ፕላንክን እጨምራለሁ። ይህ ሁሉ ለኔ የሀይል ደረጃዬን ከፍ ያደርገዋል። ውጥረት ይቀንሳል እና ቀኑን ሙሉ በተሻለ ስሜት እንድጀምር ያደርገኛል። በተለይ በከተማ ውስጥ መኖር ስለምችል የሄደት ተንቀሳቃሽ እንደመሰረተዊ እንቅስቃሴ እመለከተዋለሁ። ነገር ግን ተጨማሪ የአካል ብቃት ስራ ለጤናዬና አእምሮዬ ትልቅ ለውጥ ያመጣል።

አዎ ቃሌን እጠብቃለሁ። አንድ ጊዜ ቃል ስለገባሁ ለመፈጸም ሁሉን ጥረት አደርጋለሁ። ምክንያቱም ቃል መጠበቅ ለኔ ክብር የታማኝነት ምልክት ነው። ለምሳሌ ጓደኛዬ ነገ ለመገናኘት ቃል ስገባ በሰአቱ እገኛለሁ ወይም በስራ አንድ ላይ ተግባር እንደምጨርስ ስናገር በቀነ ገደቡ እጨርሳለሁ። አንዳንድ ጊዜ ቃል ስገባና ችግር ሲድረስ ቀድሞ እንደማልችል አሳውቃለሁ። ነገር ግን ያንን በቅነት አስረዳለሁ። ቃልን መጠበቅ ለኔ ራሱ ክብር እና ከሌሎች ጋርም ያለኝ ግንኙነት የሚጠብቅ ነገር

አዎ በዋናነት በቴሌግራም መልእክት እልካለሁ። ብዙ ሰዎች ይጠቀሙታል። ፈጣን ነው በቀላሉ ፋይል፣ ፎቶ፣ ቪዲዮ ይልካል። እና ብዙ ጊዜ የቡድን ቻት እና ቻናሎች ለመጠቀም ተመራጭ ነው። ከዛ በኋላ እና ሌላ በሚሰንጀር እጠቀማለሁ። በተለይ ውጭ ያለው ጓደኞች ወይም ቤተሰብ ጋር ለመገናኘት እጠቀምበታለሁ። በኢሜል ደግሞ ለቀነ ገደብ ያላቸውን ቅጽበት ፎቶ ያላቸውን ነገሮች ብቻ እጠቀማለሁ። በአጠቃላይ ቴሌግራም ለእለት እለት መግባባት ተወዳጅ ነው። ምክንያቱም ቀላልነቱ የተጠብቀና ብዙ

የምወደው ቀለም ሰማያዊ ነው በተለይ ጥልቅ ሰማይ ወይም ኮባልት ሰማይ ይህ ቀለም ለኔ ሰላም ነው የተረጋጋ ስሜት ይሰጠኛል እንዲሁም እንደ ሰማይ ወይም ባህር ስሜት። ይሰጣል በቤት ውስጥ ብዙ ጊዜ ሰማይ ቀለም ያላቸው ነገሮች አሉ። ለምሳሌ ሸሚዝ ቦርሳ ወይም የግድግዳ ቀለም በተለይ በጭጋጋማ ቀናት ላይ ሰማይ ቀላ ብልሃን ሰማይ ሰማይን ማየት ይሰጠኛል። ሌላ ቀን ደግሞ አንደ አረንጓዴ ወይም ቀይ ጥሩ ቢሆንም ሰማይ ለኔ ልዩ ቦታ አለው

በመንገድ ላይ ምግብ በተረጋጋሚ እገዛለሁ። በመንገድ ላይ ጠዋት ወይም ምሽት ስጓዝ ሻም ቆሎ ቡና ቂጣ ወይም ፈጣን ፍላሻ ወይም ቲባስ በቀላሉ እገዛለሁ። በተለይ በአንዳንድ ትልቅ መንገዶች ሳልፍ ጥሩ መሸጫ ቦታዎች ላይ ርካሽ እና ትኩስ ምግብ አገኛለሁ በስራ ቦታ ሲዘገይም በመንገድ ላይም ስጓዝ። ለፈጣን ምግብ ተመራጭ ነውና እንደ ቀላል እንጀራ ወይም ወጥ ያሉ የተለያዩ ባህላዊ ምግቦችም እዛው ላይ ማግኘት ይቻላል። ሆኖም በሳምንት ውስጥ ሁለት ወይ እስከ ሶስት ጊዜ ብቻ ነው የምገዛው ምክንያቱም በቤት ማብሰ የተሻለና እና ጤናማ እንደሆነ አውቃለሁ። በአጠቃላይ መንገድ ላይ ያለው ምግቦች የከተማ ህይወት አካል ናቸው። እና አልፎ አልፎ መደሰት ይገባቸዋል

በቀን ውስጥ በአማካኝ ለአስራ ሁለት ለአስራ ሁለት ሰዓት ስልክ እጠቀማለሁ። ብዙውን ጊዜ ለስራና ለግንኙነት ነው። መልእክት መላክ፣ ቻት ማድረግ፣ ኢሜል ማየት፣ አልፎ ማህበር ማህበር የሚጠቀም መጠቀም ዜና ማንበብ፣ እንዲሁም ጌሞች መጫወት፤ ጠዋታ ላይ ከእንቅልፍ በኋላ ሰላሳ ደቂቃ እጠቀማለው። ቀኑን ሙሉ ስራ ጊዜ ውስጥ ውስጥ አምስት ስድስት ሰዓት እጠቀማለሁ። እንዲሁም ብዙ ጊዜ ስልክ እንዳልጠቃምበት እሞክራለሁ። ግን አልችልም ምክንያቱም በሱ ስራ በአቅለ በማቀላጠፍ ስለምሰራ

ስልኬን በቀን አንድ ጊዜ ወይም አልፎ አልፎ ሁለት ጊዜ እሞላለሁ ብዙን ጊዜ ማታ ከመተኛቴ ወይ ደግሞ ጠዋት ቻርጅ እሞላለሁ ምክንያቱም ቀኑን በተለመደው አጠቃቀም እንድጠቀም ከሰማንያ እስከ ሰማንያ ፐርሰንት ይቀራል ብዙ ጊዜ ብዙ ከተጠቀምኩ በኋላ ስልኬ አንድሮይድ ነው ባትሪው በጥሩ ሁኔታ ላይ ነው ስለዚህ ከአምስት እስከ ስድስት ሰዓት ስልክ መጠቀም እንኳን እይቆያል። በተለይ በከተማው ውስጥ ብዙ ጊዜ ውጪ ስለመሆን ቻርጅ ማድረግ ቀላል ስለሆነ አንድ ጊዜ ብቻ መሙላት ይበቃኛል

የምወደው ሽታ ትኩስ የቡና ሽታ ነው። ይህ ሽታ ለኔ የቤት ስሜትን የጧት ደስታና ቀኑን ሙሉ ጥሩ ስሜት የሚጀምር ስሜት ያመጣል። ከዛ የበኋላ ትኩስ እንጀራ እና ቂቤና ሽታ የቀላቀለ ሽታ ደግሞ በጣም እወደዋለሁ። እንደገና ደግሞ ግቢ ውስጥ ስሄድ የቅመማ ቅመም ሽታ በርበሬ እርድ ቀረፋ የሚያወጡ ሽታ ደግሞ በጣም ደስ ይላል። እነዚህም ሽታወች ለኔ ኢትዮጵያ ባህል የእለት ከእለት ህይወትን ያስታውሱኛል ስለዚህ በጣም የምወደው ሽታ ነው

ብዙውን ጊዜ ማታ አምስት ተኩል እስከ ስድስት ሰዓት መካከል እተኛለሁ። ብዙን ጊዜ ሲዘጋ ትንሽ መዝናኛ እወዳለሁ ስለዚህ ቀኑን ሙሉ ስራዎችን ከሰራሁ በኋላ ማዘይ የተወሰነ መጽሐፍ አነባለሁ። ወይም ከሆነ ነገር አደርጋለሁ ከዚህም ስልኬን አስቀምጣለሁ ከዛ ጠዋት አስራ ሁለት ሰዓት ወይ አስራ ሁለት ተኩል ላይ እነቃለሁ። ከዚያ በቀን እስከ ስድስት ሰባት ያህል እንቅልፍ እተኛለሁ ይሄን ሰዓት ላይ ተስማሚ ነው ምክንያቱም ቀኑን ሙሉ ሀይል ይሰጠኛል እና ጠዋት ላይ ቡና እጠጣለሁ። ቁርስ እበላለሁ ከዛ ቀን ይነሳል

በአሁኑ ጊዜ ሳምሰንግ ስልክ እየተጠቀምኩ ነው ለእኔ ስልክ ተስማሚ ነው ምክንያቱም ባትሪው ጥሩ ይቆያል አስኪርኑ ትልቅና ግልጽ ነው። ካሜራው በቀን ብርሃን ጥሩ ፎቶ ያነሳል እና በቀላሉ የሚገኝና ተመጣጣኝ ነው። አንድሮይድ ስርዓት ስለሆነ ብዙ አፕሊኬሽኖችን በቀላሉ እጭናለሁ በተለይ ቴሌግራም ዩቲዩብ እና ሌሎችም የመሳሰሉ የመልእክት አፕሊኬሽኖችን በደንብ ይሰራል። በአሁኑ በፊት የድሮ ሞዴል ነበረኝ። ግን ይሄን በመቀየር በጣም ደስ ብሎኛል ምክንያቱም ፈጣን ነው። ብዙ ነገር ይይዛልና በለት ተለት ህይወቴ ውስጥ ችግር አያመጣምና ጥሩ ነው

በአሁን ጊዜ ሁለት ትራስ እጠቀማለሁ አንዱ ትራስ በጭንቅላቴ ስለመተኛ የምጠቀመው ነው ሌላው ደግሞ በጎኔ ላይ ለመደገፍ የምጠቀመው ነው። ይሄ ለኔ የጀርባ ህመም ይቀንሳል የእንቅልፍ እረፍት ይሰጠኛል እንዲሁም ትራሶቹ መካከለኛ ስፖንጅ ናቸው በጣም ለስላሳ ጠንካራ አይደሉም። ስለዚህ ጭንቅላቴን በተገቢው ቦታ ይይዛሉ አንዳንድ ጊዜ በቀዝቃዛ ወር ሶስተኛ ትራስ እጨምራለሁ። ተጨማሪ ሙቀት ግን ብዙን ጊዜ ሁለት ብቻ ይበቃኛል

አዎ የድምጽ መልእክት በተደጋጋሚ እልካለሁ ብዙን ጊዜ ቴሌግራም ወይም ዋትሳፕ ላይ ነው የምልከው ምክንያቱም በፍጥነት እና በቀላል ይሰራል። ለምሳሌ ከሰዎች ጋር ከጓደኞች ጋር ስነጋገር በስራ ረጅም ማብራሪያ ሲያስፈልግ የድምጽ መልእክት ይመረጣል። ምክንያቱም መጽሐፍ ከመጻፍ ሊቅ ፈጣንና ስሜትን በተሻለ ያስተላልፋል። በተለይ መንገድ ላይ ሰውን በተለይ እና እጄ ተጠቅሟል ሲል ድምጽ መልእክት እልካለሁ ነገር ግን በጣም ረጅም እንዳይሆን እጥራለሁ። ብዙን ጊዜ ከሠላሳ ሰከንድ እስከ አንድ ደቂቃ ያህል ቪዲዮ መስራት ተመራጭ

የስልኬ ባትሪ በአማካኝ ከስድስት እስከ ስምንት ሰዓት ያህል ይቆያል። በተለመደው እለት ተለተ አጠቃቀሜ ቴሌግራም ሌሎች ሌሎች አፕሊኬሽኖች ዩቲዩብ የተጠቀምኩ መልእክት ልኬ ድምጽ መልእክት ቪዲዮ አይቼ ኢ ሜይል ተመልክቼ አልፎ አልፎ የተለያዩ ድር አሰሳ አርጌ ከጠዋቱ አንድ ሰዓት ጀምሮ እስከ ማታ አስር አስራ አንድ ሰዓት ድረስ በቀላሉ ይቆያል እናም ሃያ እስከ ሰላሳ ፐርሰንት ይቀረዋል። በተለይ ቪዲዮ ማየት በብዛት ካርታ በብዛት መጠቀም ወደ አምስት ሰዓት ስድስት ሰዓት ይቀንሰዋል። ግን በተለመደ አጠቃቀም ለኔ በቂ

አዎ አይስክሬም እወዳለሁ በተለይ ቫኒላ ወይም ቸኮሊት ጣዕም ያለው አይስክሬም ለኔ ተወዳጅ ነው። በተለይ በቀጥታ ከማቀዝቀዣው ውስጥ ወጥቶ ቀስቃዛ ሲሆን ይበልጥ ደስ ይላል። በመንገዱ ሴት ሙቀት ላይ ወይ አንድ ከሆነ አይስክሬም መግዣ ትልቅ ደስታ ነው። ብዙን ጊዜ በተለያዩ ትልልቅ ጎዳናዎች እያለፍኩት ትናንሽ ሱቆችን ካፌዎች ጥሩ አይስክሬም ይሸጣሉ። አንዳንድ ጊዜ በቤት ውስጥ ቀላል አይስክሬም እንደ ወተት እንደ ስኳር ፍራፍሬ በመጠቀም አዘጋጃለሁ። ግን የተገዛው የበለጠ ጥሩ ጣዕም አለው

መስታወት ብዙ ጊዜ አላይም በአማካኝ በቀን አንድ ሁለቴ ምናልባት ካየሁ ነው ጠዋት ላይ ፊት ስታጠብ ወይ ደግሞ ጥርሴን ከቦረሽኩ በኋላ ረጅም እይታ አለኝ ከዛ ልብስ ቀይር ምናልባት ፀጉሬ የተለያየ ነገር ሳስተካክል ተጨማሪ ልመለከት እችላለሁ ግን በቀን ውስጥ ብዙ ጊዜ መስታወት ማየት ልማድ የለኝም። ምሽት ላይ እንደገና ፊት እስካጠብኩ ወይ ደግሞ የተጨማሪ ጊዜ ላይ እችላለሁ በአጠቃላይ ብዙ ጊዜ አላይም። ምክንያቱም በፍጥነት እንደማል ነበር ራሴ ላይ ብዙ ስለማልጠቀም ብዙ መስታወት

አዎ በህላዊ ልብስ እለብሳለሁ በተለይ በዓላት ሰርግ የተወሰነ የማህበረሰብ በዓላት ላይ ወይም ስብሰባዎች ላይ እለብሳለሁ። ብዙ ጊዜ ነጭ ኮት ወይም ጥቁር የቀለማት ያለ ጃኬት ወይ ጥቁር ሱሪ ወይም እንደ ጥቁር ኮት ያለ ባህላዊ ልብስ እለብሳለሁ በተለይ በባዓላት ላይ እንደ ነጭ ልብስ አይነቶች ቀለማት ያላቸው አንበሳ ጃኬት ወይም የተለያየ አይነት ልብሶችን የእለብሳለሁ። ይሄም ለባህል ሆኖ የኢትዮጵያን ባህል የሚያሳይና የሚያምር ነው። በተለመደው ዕለተ ዕለተ ህይወት ውስጥም ዘመናዊ ልብስ ብዙ ጊዜ እለብሳልሁ ግን በተገቢ ጊዜ ባህላዊ ልብስ መልበስ እችላለሁ

ዝናብ ሲዘንብ ብዙን ጊዜ በቤት ውስጥ መቆየት እመርጣለሁ መንገድ ላይ ሴት ዝናብ ስለሚያበሰብስ ወደ ውጭ መሄድ ካልተገደድኩ በስተቀር አልወጣም። ቤት ውስጥ ቡና ወይ ሻይ እጠጣለሁ መስኮት አጠገብ ተቀምጨ ዝናቡን እመለከታለሁ ወይ መጽሐፍ አነባለሁ። አንዳ አንድ ጊዜ ቴሌግራም መረጃዎችን አያለው ቀላል ሙዚቃዎች እሰማለሁ ዝናብ ሲቀጥል ትንሽ ማብሰል እወዳለሁ። ለምሳሌ ትኩስ ሞቅ ያለ ሾርባ

ምንጣፍ ላይ እቀመጣለሁ በቤት ውስጥ ትልቅ ምንጣፍ አለ በተለይ ሳሎን ክፍል ውስጥ እና በዚያ ላይ ተቀምጬ ሻይ ጠጣለሁ ከሰው ጋር አወራለሁኝ ቲቪ እመለከታለሁ ምንጣፉ ለስላሳና ሞቅ ያለ ስለሆነ ከወንበሩን ከሶፋ ይልቅ የተሻለ ስሜት ስላለው። በተለይ ቀዝቃዛ ወር ውስጥ አንዳንድ ጊዜ ምንጣፍ አንድ ላይ ተኝቼ መጽሐፍ አነባለሁ ቀላል የአካል ብቃት እንቅስቃሴ አደርጋለሁ። በባህል ውስጥም ምንጣፍ ላይ መቀመጥ ተላምዷዊ ስለሆነ ለኔ የቤት ምቾትና የቀረበት ስሜት ይሰጠኛል ስለዚህ ብዙ ምንጣፍ ላይ መቀመጥ። አቃ

ከሞስኮት ጎን መቀመጥ እወዳለሁ በቤቴ ውስጥ ቡና ሻይ እየጠጣሁ መጽሐፍ እያነበብኩ ከመስኮት አጠገብ ተቀምጬ ውጪውን እመለከታለሁ። በተለይ በከተማ ጠዋት ላይ ፀሀይ ስትወጣ ወይም ዝናብ ሲዘንብ ይበልጥ ደስ ይላል ይሄ ቦታ ላይ የተረጋጋና የማሰብ ጊዜ ይሰጠኛል። እንደ ከተማ ህይወት እየተመለከትኩ እንደሆነ ይሰማኛል ሰዎች ይሄዳል መኪና ይንቀሳቀሳል ትንሽ ንፋስም አገኛለሁ። በተለይ በቀዝቃዛ ቀናት ከመስኮት ጎን ተቀምጬ ሞቅ ያለ ሻይ በመጠጣት ለኔ ትልቅ ደስታ ነው

አዎ ብዙን ጊዜ መስኮቴን ክፍት ትቼ አውቃለሁ በተለይ ጠዋት እና ምሽት ላይ ትንሽ ንፋስ እንዲገባና ቤቴ ትኩስ አየር ቀዝቃዛ አየር እንዲኖረው ለማስቻል በከተማው ውስጥ ያየር ሙቀት መጠኑ ከፍ ሲል መስኮት ክፍት በማድረግ ቀዝቃዛ አየር ማስገባት የተለመደ ነው። መስኮት አጠገብም ተቀምጦ ከውጪ የሚመጣውን ድምጽና ንፋስ መስማት ደስ ይላል በተለይ ዝናብ ሲዘንብ ወይም ጭጋግ ሲኖር የተሻለ ስሜት ይሰጣል። ነገር ግን በለሊት ወይም ቀዝቃዛ ባልሆኑ ቀናቶች መስኮት ይዘጋል ምክንያቱም ቀዝቃዜ እንዳይገባና ደህንነትን ለመጠበቅ

የአካባቢ ገበያ የተረጋጋ አና ቀስ በቀስ የተሻሻለ ነው የዋጋ ንረት ከቀርብ ወራት ወደ ነጠላ አሀዝ ወርዷል። ይህም ቀደምት አመታት የበለጠ ቀላል ነው በገበያዎች ላይ የምግብ ዋጋ ተረጋግቷል በተለይ በሳምንቱ ገበያዎች በዘመናዊ ሱፐር ማርኬት ተመጠጣኝ የዋጋ ምርቶች አብዛኛ የኑሮ ዉድነት ጫና አሁንም አለ ግን የኢኮኖሚ ማሻሻያና የገበያ ቁጥጥር የተሻለ ሁኔታ እየረዳ ነው። መርካቶም ቄራ ያሉ ባሀላዊ ገቢያዎች አሁንም በጣም ተግባራዊ ይሄን ርካሽ እየሆኑ ነው። ግን አሁንም በጣም ተወዷል ቢሆንም ወደፊት ይቀንሳል ብዬ ተስፋ እናደርጋለን

የምመኘው የእረፍት ጊዜ በተለይ በባህር ዳርቻ ላይ የሚታለፍ ነው በኢትዮጵያ ውስጥ ወደላካ ሀይቅ ወይም ወደ ባህርዳር ወይም እንደ ጅቡቲ ኬንያ ባሉ ባህር ዳርቻ በመሄድ ቀን ሙሉ በባርዳርቻ ላይ ተኝቼ ማለፍ ትኩስ አሳ መብላት ቀስ ብሎ መዝናናትን ነው ምፈልገው። ሌላው አማራጭ ደግሞ በጎንደር በላሊበላ አካባቢ ተራራማ ቦታ ላይ ቤት ተከራይቼ ቀኑን ሙሉ ተፈጥሮ ውስጥ መራመድ ባህላዊ ምግቦች መብላት እና በምሽት ኮከቦች ጋር መዝናናት ነው። በእረፍት ጊዜ ስልኬን ትንሽ ርቀት ላይ ባለ ቦታ አስቀምጬ ሙሉ ለሙሉ ማረፍ እፈልጋለሁ

እቃዎቼን በስርዓት በጣም እያስ ኣስቀምጣለው በቤት ውስጥ እያንዳንዱን ነገሬ ራሱ ቦታ አለው። ልብስ በክፍሉ ውስጥ በቅደም ተከተል ይደረደራል። መጽሐፍ በማጠናበት ርዕስ ጉዳይ ይካፋፈላል። እናም የእለት ተለት ነገሮች እንደ ቁልፍ ቦርሳን እና ስልክ ቻርጀሩ ሁልጊዜ በተወሰነላቸው ቦታ ይቀመጣሉ። በስራ ቦታም በዲስክ ያለኝን ፋይሎችን ፎልደሮች በስነ ስርዓት በስም እየተደራጀ ይቀመጣል። ዲጂታል ፋይሎችን በኮምፒውተር ውስጥ በግልጽ በተሰየሙ ፎልደሮች ይጠብቃሉ። ይህ ስርዓት ለኔ ጊዜ ይቆጥባል ኣንድን ደቂቃን ሳልደናገር ነገሮቹ በፍጥነት እንዳገኝ ያስችላል

የቤት ኢጣሊያ ከኮንክሪት በተለምዶ ብረስ ባር የተሰሩ ናቸው በአዲስ አበባ ውስጥ ብዙ ቤቶች እንደዚህ ነው የሚገነቡት ምክንያቱም ጠንካራ ዘላቂና ከሰአትና ከዝናብ የሚከላከል ነው። ከላይ ላይ ቀጭን ስሚንቶ ሽፋን አለው ከዛ በውስጡ የቲግ ሽቦዎች እና የቧንቧዎች ያሉት ነው። ጣሪያው ቀለም ተቀብቶ ነጭ ነው ስለዚህ ክፍሉ ብሩህና ሰፊ ይመስላል። በአንዳንድ ቦታዎች ትንሽ የጂፕሰን ቦርድ ለጌጣጌጥ ይጨምራል ግን ዋና መዋቅር ኮንክሪት ነው። ለደህንነትና ረጅም ጊዜ የሚቆይ ነው

ዜና ከተለያዩ ምንጮች አገኛለሁ በዋናነት ከድረገጾች ከማህበደ ሚዲያዎች እንዲሁም የተለያዩ አይነት ጉዳዮች በጥሩ ሁኔት የተሸፈኑበት በተለያዩ አይነትሚዲያዎች አገኛለሁ። ከዚያም ዩቲዩብ ቻናሎችን የተለያየው ሬድዮ ምናምን በማዳመጥ የተሟላና ብቁ የሆነ ዜናዎችን ማንበብና ማግኘት እችላለሁ

አዎ ማብሰል እችላለ፤። በቤት ውስጥ ብዙ ጊዜ ማብሰል መዝጊያዎች አዘጋጃለሁ በተለይ ቅዳሜና ጠዋታዬን ለቁርስን ለቁርስን ለምሳም የሆኑ ምግቦችን አዘጋጃለሁ ቀላል መንገድ እጠቀማለሁ። እንጀራ አዘጋጃለሁ ቅቤ ወይም እርጎ በርበሬ ሰሊጥ ቅመምንጭ አዘጋጀለሁ ከዛ የትኩስ ቡና ጋር ቀላቅሏል ወደ እንግዲህ ተጨማሪ ጣዕም ለመጨመር ትንሽ ቲማቲም ሽንኩርቶ አቮካዱ እጨምራለሁ። ማብሰየ እኔ ቀላል ፈጣንና ጤናማ ነው

ከፀሀይ ለመጠበቅ ብዙ ጊዜ የማደርገው ነገር ሀይለኛ ፀሀይ በሆነ ጊዜ ዣንጥላ አደርጋለሁ ጃኬት እለብሳለሁ ኮፍያ እለብሳለሁ። በጣም ሙቀት ካለ ግን በጃኬቱ ምትክ የተለያየ አና ሰፊ መሸፈን የሚችል ልብስ እጠቀማለሁ ከዚያ በተጨማሪ በዣንጥላና ኮፍያ በመጠቀም ከባዱን ፀሀይ እከላከላለሁ።